ልብስ በልዩ ልዩ ምክንያቶች ይቆሽሻል አቧራ የሚነካው ቆሻሻ የሚነካው የተለያዩ ቀለማትም የሚነኩት አለ። አንዳንዶቹ ልብሶች ደግሞ በቀላሉ በቆሻሻ የሚቆሽሹ አሉ በጥቂት ነገር አንድ ቀንም እንደተለበሱ የሚቆሽሹ ልብሶች አሉ እንደየልብሱ ቀለም ቆሻሻ የመቀበልና ያለመቀበል አቅሙም የተለያየ ነው። ስለዚህ ልብሶች በሚቆሽሹበት ጊዜ መታጠብ አለባቸው። ለማጠብ የተለያዩ አማራጮችን ልንጠቀም እንችላለን። ስራ ያለባቸውና በጣም በስራ የተወጣጠሩ ጊዜ የሌላቸው ሰዎች ልብሳቸውን በሌላ ሰራተኛ ያሳጥባሉ። ልብስ አጣቢዎች አሉ ላውንደሪ ያላቸው ወይም ደግሞ በእጃቸው የሚያጥቡ። አንዳንዶቹ ደግሞ በራሳቸው ያጥባሉ። በራሳቸው በሚያጥቡበት ጊዜ በሁለት አይነት መንገድ ያጥባሉ። አንዳንዶቹ በእጃቸው ያጥባሉ በእጃቸው እያሹ በሳሙና እየመቱ በደረቅም በፈሳሽም ሳሙና በደንብ አድርገው እያሹ ያጥባሉ አንዳንዶቹ ደግሞ ላውንደሪ ይጠቀማሉ። ብዙ ጊዜ ላውንደሪ የተለመደ አይደለም። ላውንደሪ ከተማ አካባቢ ላለ ሰው ካልሆነ በቀር። በገጠሩ አካባቢና በአብዛኛው በሀገራችን ክፍል ላይ ላውንደሪ ተጠቃሚ ብዙ አይደለም። ስለዚህ አብዛኛው ሰው የሚያጥብ በእጁ ነው። በልጅነታችን ጊዜ ልብሳችንን እናጥብ የነበረው ወደ ወንዝ ወርደን ነው ወንዝ ላይ ድንጋይ አለ እዚያ ድንጋይ ላይ። ልብሳችንን በጣም እያሸን ቆሻሻውን በእግራችንም በእጃችንም እየረገጥን ቆሻሻው እስኪጠራ ድረስ በወራጁ ውሃ እናጥበው ነበር። አሁን ደግሞ ብዙ ጊዜ ሳፋ እንጠቀማለን። በቤት ውስጥ ውሃ እየገደብን ከዝናብ በሚመጣ ውሃ ወይም ደግሞ ከቧንቧ የቧንቧ ውሃ በሚጠፋበት ጊዜ ደግሞ ከጉድጓድ በሚገኝ ውሃ። ልብሳችንን እናጥባለን ውሃውን በባልዲ እንቀዳለን። ከዚያም ሶስት እና አራት ሳፋዎችን መቱን እንደረድራለን። በመጀመሪያ ደረጃ የመጀመሪያ ዙር እናለቀልቀዋለን ይሄ በጣም ቆሻሻ የሆኑ ልብሶችን በመጀመሪያ ዙር የምናጸዳበት ነው። ከዚያ ቀጥለን ወደ ሁለተኛው እንወስደዋለን ሁለተኛው ዙር ላይ በሳሙና። አንዳንድ ጊዜ ደግሞ የፈሳሽ የዱቄት ሳሙና። ሌሎችንም ልንጠቀም እንችላለን ይህንን ተጠቅመን ሳሙና እየመታን በደንብ አድርገን ለሁለተኛ ጊዜ ደግሞ እናሸዋለን። ከዚያ ሶስተኛ ዙር ለማጥራት ወደ ሶስተኛው ሳፋ እንወስደዋለን። ከዚያም በአራተኛ ዙር ላይ በንጹህ ውሃ አለቅልቀን ጠምቀን እናሰጠዋለን ይሄ በእጅ በሚታጠብበት ጊዜ የምናደርገው ነው። ልብስ ስናጥብ ልብሶችን መለየት አለብን። የቆሸሹ ልብሶችን በጣም የቆሸሹ የህፃናት ልብሶች እንደዚሁም ደግሞ ነጭ የሆኑ ልብሶች መለየት አለባቸው። ነጭ የሆኑ ልብሶች በመጀመሪያው ዙር ጀምሮ ወደ ማጥራትና በሳሙና እየመታን እያጸዳናቸው በደንብ አድርገን ማጠብ ይኖርብናል። እነዚህን ነጭ ልብሶች ከቆሻሻ ልብስ ጋራ ወይም በቆሻሻ ውሃ ላይ ብናስገባቸው ያ ውሃው ነጭ ልብሶችን እንደገና ሌላ ቆሻሻ ይጨምርባቸዋል። ስለዚህ በመጀመሪያ ዙር ልብሶችን የመለየት ስራ መስራት ይኖርብናል። የህፃናት ልብሶች ደግሞ የተለያዩ አይነት ቆሻሻዎች ይኖሩባቸዋል። ህፃናት በተለያየ ቦታ ሲቀመጡ ዘይት የነካቸው እንደዚሁም አቧራ ጭቃ እበት የነሱ የራሳቸውም የሚወጣ ሽንት እና ጽዳጅ ነገር ይኖራል ስለዚህ የእነሱን ልብስ ለብቻቸው ለይቶ በደንብ አድርጎ ዘፍስፎ ማጽዳት ተገቢነት አለው። እኔ እስካሁን ድረስ ባለው የማጥበው በእጄ ነው ልብሴን የራሴንም ልብስ የልጆችንም ልብስ። ውሃ እየተጠቀምኩ ሳፋ ላይ እያደረኩ የልጆችን ልብስም የኔንም የማጥበው በእጄ ነው። ላውንደሪ እስካሁን ድረስ አልተጠቀምኩም። ሰዎች ሲጠቀሙ አያለሁ እኔም አንዳንድ ልብሶችን ወደዚያ ወስጄ አሳጥባለሁ። ነገር ግን ብዙውን ጊዜ ሙሉውን ልብስ ማለት ይቻላል እማጥበው። በራሴ በእጄ ነው። በእጅ ሲታጠብ የተሻለ ይሆናል። ምክንያቱም እያንዳንዱን ነገር እያየን በደንብ አድርገን እያሸን የትኛው ቦታ ላይ ቆሻሻው እንደያዘ የትኛው ቦታ እንደመነቸከ እያየን ያንን ነገር በሳሙና ብዙ ጊዜ ደጋግመን ደጋግመን በማሸትና በማጠብ ቆሻሻው እስኪለቅ ድረስ መፈተግ እንችላለን። በላውንደሪ በሆነ ጊዜ ግን አስገብተን አንድ ጊዜ እናወጣዋለን። ያን ጊዜ ቆሻሻው ያለበትን ቦታ ለይቶ ስለማያሸው ቆሻሻው ምናልባት ሳይጠራ የሚወጣበት አጋጣሚ ሊኖር ይችላል። ብዙ ጊዜ ልብስ ደግሞ የሚቆስሽሸው የእጅ ጫፍ ላይ። ሱሪ ከሆነ ደግሞ ጫፍ ጫፍ አካባቢ ላይ ያሉ ኪስ አካባቢ ያሉ ጠርዝ ላይ ያሉ ናቸው። ስለዚህ እነሱ ላይ በደንብ አድርጎ ፈትጎ ለማጠብ በእጅ ማጠብ የተሻለ ነው ብዬ አስባለሁ

በልጅነቴ ያደግኩ ገጠር አካባቢ እንደመሆኑ መጠን በጣም ብዙ የማስታውሰው ጉዳይ አለ። በልጅነታችን እናሳልፋቸው የነበሩ ልዩ ልዩ የጨዋታ አይነቶች ከጓደኞቻችን ጋር እናደርጋቸው የነበሩ ስራዎች በሙሉ ትዝ ይላሉ። ቦታው ሜዳው ሸንተረሩ አበባዎቹም በዛ ጊዜ የነበረው ወንዙ ጭካው ፏፏቴው ሁሉም ነገር ትዝ ይላል። በልጅነታችን እናሳልፈው የነበረው ጊዜ ደግሞ የማይረሳ ነው። አይረሳም በጣም ብዙ ጊዜ በማስታወስ ትዝ በትዝታም ፈረስ ወደኋላ ተጉዘን የምንመለከተው እና የምናስበው ብዙ ነገር አለ። በልጅነቴ ጭቃ እያቦካን ከብት እየጠበቅን በጋራ ደግሞ ጨዋታዎች አሉ አሁን ላይ ብዙ ልጆች የማይጫወቷቸው በዚያ ጊዜ ግን የነበሩ የዚያ ዘመን የልጅነት ጨዋታዎቻችን ነበሩ። እነዚህን ጨዋታዎች በበጋ የተለየ ለክረምትም ደግሞ የተለዩ ጨዋታዎች ነበሩ። ክረምት በሚሆንበት ጊዜ ጭቃ ይበዛ ስለነበር በጭቃ ጭቃዎቹን እያድበለበልን እየጠመለልን ትንንሽ ጭቃዎችን አድርገን በእነዚያ ጭቃዎች የጭቃ ውርዋሮ ጨዋታ እንጫወት ነበር። ከዚህ በተጨማሪ ደግሞ ሆነች የምትባል ልዩ የሆነ ጨዋታ አለች ሆነች የምትባል ጨዋታ። ጅራፍ ይቀመጥ እና በዚያ ጅራፉ መሬት ላይ ተቀብቅቦ በዛ ጅራፍ ጫፉ ተይዞ እየተዞረ ሌሎችን እንዲነካ ይደረጋል ሌሎችን ሊነካ በሚሄድበት ጊዜ በዚያ በጅራፉ እንጨት ላይ በመሬት ላይ በተቸከለው ጅራፍ እንጨት ዙሪያ ላይ የተኮለኮሉትን ጥቃቅን ጭቃዎች በሙሉ ሰው እየሮጠ ይወስድበታል። እነዚህያ ጭቃዎች በሙሉ ካለቁ ይሄ ሰው ሙሉ በሙሉ ቀጥታ ወደ ድብድቡ ነው። የሚሄድ ሁሉም ሰው ያንን አድበልብሎ ያስቀመጣቸውን እና የያዛቸውን ትንንሽ ጭቃዎች በመጠቀም ያ እየዞረ ሰው ያልነካው ተጫዋች ወይም ተረኛ በሚሮጥበት ጊዜ እሱ በዚያ አድበልብለው በያዙት ጭቃ ሁሉም ሰው እየወረወረ እንዲመታው ይደረጋል። ከዚያ ተመልሶ ደግሞ አሁንም ሁለተኛ ዙር ሶስተኛ ዙር ይደጋገማል እስከ ሚነካ እና ሌላ ሰው እስከሚተካ ድረስ። እሱ እንደዛ እያደረገ ወደ ውስጥ ይገባል የሚነካ ሰው ምንጊዜም ቢሆን ለመደብደብ ራሱን ያዘጋጀ ሰው ነው ማለት ነው። እንደዚህ በሚሆንበት ጊዜ በተለይ በጣም ብዙ አማራጮችን ተጠቅሞ ሰው ሊያመልጥ ይችላል። የሚያመልጥባቸው መንገዶች አሉ ሰው የነካ መስሎ ሌሎች ተደባዳቢ ሰዎች ሳይዘጋጁ ሮጦ የሚያመልጥበት ጊዜ አለ። በዚህ ጊዜ ያ ሰው ሳይደበደብ ሊቀር ይችላል። አንዳንድ ጊዜ ደግሞ ጭቃው እስከሚያልቅ ድረስ እነካለሁ እየመሰለው ወደ ግራም ወደ ቀኝም እየሄደ ሰው ሳይነካ ሲቀር ሙሉ በሙሉ ጭቃው ካለቀ እዛው በቆመበት ሁሉም ሰው በያዘው ጭቃ ሊደበድበው ይችላል። ስለዚህ እነዚህን አማራጮች እየተጠቀመ ይህንን ጨዋታ ይሄዳል። በበጋ ደግሞ የማይረሳ አይጥ አይጦሽ የሚባል ጨዋታ አለ ይሄ ጨዋታ። በበጋ ጊዜ የደቀቀውን አፈር እየተጠቀምን ትንንሽ ትንንሽ ቁልል ቁልል እያደረግን የምንሰራቸው አሉ እነዚህን እናደርግ እና ከዚያ አይጥ አይጦሽ ብለን እንሄዳለን በሌላኛው በኩል ያሉ በሌላ ጎራ ያሉ ሰዎች እኛ የት ቦታ ይህንን አፈር እንደከመርነው ስለማያውቁ። እኛ ሁሉን ጨርሰን ወደ እነሱ ጎራ እነሱም ወደ እኛ መጥተው እኛ የሰራነውን እነሱ ለማፍረስ እነሱ የሰሩትን ደግሞ እኛ ለማጥፋት ስንሄድ እነሱ የነበሩባቸውን አካባቢዎች ካገኘን ሙሉውን በእግራችንም በእጃችንም አድርገን የቆለሏቸውን ነገሮች እናጠፋቸዋለን። ያልጠፉት በመጨረሻ ደረጃ ሁላችንም ተሰብስበን ወደ አልጠፉት እንሄድ እና ያልጠፉት ይቆጠራሉ። ያልጠፉት ተቆጥረው ጥቂት የሆነ ወይም ብዙ የሆነ ይኖረዋል ያሸነፈ የሚባለው ብዙ ያልጠፋ ካለው ነው። ብዙ ያልጠፋው ሰው ብዙ ያጠፋ ስለሆነ ወይም ደግሞ የሌሎቹን የተቃራኒውን ቡድኖችን ብዙውን ያጠፋባቸው ስለሆነ። እነዚያ በጥቂት ብቻ ማሸነፍ አይችሉም ስለዚህ እነዚህ አሸናፊዎች ተሸናፊዎችን ይጋልቧቸዋል። ልክ እንደ ፈረስ እየሆኑ አንዳንዶቹም ሽኮኮ እየያዙ በርቀት ቦታ ድረስ ወይም ውል እስከተዋዋሉበት ድረስ ይሄዳሉ። ይሄ በልጅነታችን የነበሩ የጨዋታ ትዝታዎች ናቸው። እነዚህ ትዝታዎች አይረሱም። ከብት ስንጠብቅ የነበረው በየተራራው በየወንዙ እንሄድ የነበረው ሁሉ ትዝታው አይለቅም።

ትራስ በመኝታ ጊዜ አንገትን ቀና እንዲያደርግ እንጠቀምበታለን አልጋ ላይ ይቀመጣል። ንጽህናው የተጠበቀ ትራስ መሆን አለበት ንጽህናው የተጠበቀ ትራስ በምንንተራስበት ጊዜ ለአንገታችን ከፍ ቀና ስለሚያደርገን። ለደም ዝውውርም ጥሩ አጋጣሚዎች አሉት። ስለዚህ እንደ ልብ ደማችንም በሚዘዋወርበት ጊዜ ጤነኛ የሆነ እንቅልፍ እንዲኖረን ይረዳል። የትራሳችን ተስማሚ ባልሆነበት ጊዜ ከመኝታችን ጋራ አብሮ በማይሄድበት ጊዜ አንገታችን አካባቢ ላይ ህመም ይሰማናል። የአንገት መሰበር ሁሉ ያጋጥመናል። የእርሱ ብቻ ሳይሆን አይናችን አካባቢ ሁሉ እብጠት ይኖረዋል። አይናችን አብጦ ጠዋት ላይ ስንነሳ አይናችን ላይ የምንመለከታቸው ምልክቶች ይኖራሉ ይሄ። በመኝታ ጊዜ የትራሳ አለመስማማትና ወይ ትራስን አለመጠቀም ተዘቅዝቀን ስንተኛ የሚፈጠሩ ናቸው። ስለዚህ እንደዚህ ተዘቅዝቆ የደማችን ዝውውር በሙሉ እየሄደ ወደ አንድ ቦታ ላይ ብቻ ተከማችቶ እብጣት እንዳይፈጥር። ትራስ ብንጠቀም ከፍ ያደርገናል ይሄ ከፍ የሚያደርገን ትራስ ደግሞ የደም ዝውውራችንን በአግባቡ እንዲሄድ ስለሚያደርገው ወደ አይናችን አካባቢ የብጣት እንዲፈጠር አያደርገውም። ስለዚህ ይህንን ትራስ መጠቀም ጠቀሜታ አለው። አንድ ሰው የተለያዩት ራሶችን ሊጠቀም ይችላል። አንዳንድ ቦታዎች ላይ ዝቅ ያሉት ራሶችን አንዳንዴ ደግሞ ከፍ ያሉት ራሶችን እንደየ ፍራሹ ሁኔታና እንደኛ የመኝታ ሁኔታ እንዳለበት እንደ ቦታ ሁኔታ የተለያዩት ራሶችን ልንጠቀም እንችላለን። እኔ በቤቴ ውስጥ ለተለያዩ አገልግሎቶች የሚውሉት ራሶች አሉኝ። እነዚህ ትራሶች ከስምንት የሚበልጡት ራሶች ናቸው። ቤተሰቦቻችን ሲመጡ ወይም እንግዶች የሚጠቀሙበት ራስ አለ። ልጆች የሚጠቀሙበት ራስ አለ። እኔ ራሴ የምጠቀምበት ራስ አለኝ። ስለዚህ እነዚህ ሁሉ ትራሶች ንጽህናቸው ተጠብቆ በአግባቡ ከፍ አድርገው ከአልጋችን ላይ ምቾት እንዲኖራቸው ተደርገው የተሰሩ። ከውስጣቸው ደግሞ የተሞላው ጥጥ አንዳንዶቹ ስፖንጅ የተሞሉ ናቸው። የደቀቀ ስፖንጅ ተደርጎ ከላይ በደንብ አድርገው ተሰርተው በጥልፍ ወይም ደግሞ በተለያዩ የትራስ ልብሶች ተሸፍነው። በዚያ መልኩ እንጠቀምባቸዋለን እነዚህ ትራሶች ምቾት አላቸው። ከፍራሹ ጋራ አብረው የሚሄዱ ተመጣጣኝ የሆኑ ናቸው። በጣም ከፍ ማለት የለበትም በጣም ዝቅ ማለትም የለበትም። በጣም ዝቅ ባለ ጊዜ አንገታችን ወደ መሬት የመቀበር ነገር ስላለው የመዘቅዘቅ ነገር ይኖራል። ከተዘቀዘቅን ደግሞ ደማችን በሙሉ እየሄደ ወደዛ የመደበቅና የመሰራጨት አቅም ስላለው እዚህ አካባቢ ላይ የእብጠት የአይናችንንም ስሜቶች የሚፈጠሩ ከዚያ የተነሳ ነው። ከፍ ያለ በጣም ከሆነ ደግሞ አንገታችንና ወገባችን ትራሱ ያለበትና እኛ ወገባችን ያረፈበት ቦታ በጣም የከፍታ ልዩነት ይፈጠራል። ይሄ የከፍታ ልዩነት ደግሞ አንገታችን አካባቢ ላይ የመሰበር ስሜት ይኖረዋል። አንገታችን አካባቢ ምን እንዳይሰበር ይሄን ስሜት ለማራቅ ትራሳችን ከአልጋችን ጋር ተመጣጣኝና ተስማሚ የሆነ መሆን አለበት። በዚህ መልኩ ነው እንግዲህ ትራሶችን መጠቀም ያለብን። ለአንድ ቤት ቢያንስ ለባልና ለሚስት ለየራሳቸው አንዳንድ ትራስ ሊኖራቸው ይገባል ልጆችም እንደዚሁ አንዳንድ ትራስ ቢኖራቸው ትራሱን እንደ ልባቸው እያንቀሳቀሱ የሚፈልጉት ቦታ ላይ በሚተኙበት ቦታ ሁሉ ይዘውት ሊንቀሳቀሱ ይችላሉ። አንድ ትራ ስለ ሁለት መጠቀም በጣም ከባድ ነው ምክንያቱም። አንደኛው ወደ ግራ ሲሄድ ሌላኛው ወደ ቀኝ ሲሄድ። ትራሱ ማንኛውም ሰው ከሁለቱም ሳይጠቀሙበት ብቻውን ሊያድር የሚችልበት አጋጣሚ አለ። ሁለቱም ተዘቅዝቀው ሊያድሩ ይችላሉ። ስለዚህ እያንዳንዱ ሰው ትራሱን ሲጠቀም በአግባቡ ንጽህናውን ጠብቆ ትራስ መጠቀም አለበት። የሚል መልእክት አለን

ከፊኖ የተዘጋጀ ዳቦ በጣም ደስ ይለኛል፤ ይሄ ከፊኖ የተዘጋጀው ዳቦ የስንዴ ገለባው ከላይ ተፈትጎ የወጣ ስለሆነ ዳቦው ነጭ ነው በጣም ያምራል ደስ ይላል ለጨንጓራ የሚስማማ ነው። በብዙ ጊዜ ከስንዴ የሚዘጋጁና ያልተፈተገው የሀገራችን ዳቦ በቀላሉ እንትን አይልም ከውስጥም ሲቦካም እንደዚህ ስለማይነፋና ስለማይነሳ ጨንጓራ ህመም የማስከተል እንትን አለው ልክ እንደ ገንፎ ነው የሚሆነው። የዚህኛው የፊኖ ዱቄት ግን ፓውደር ተደርጎበት እርሾ ተደርጎበት ይነፋል ይህን የተነፋውን ዳቦ። ሲበሉት ደስ ይላል በተለይ ደግሞ የውሃ ዳቦ የሚባል አለ የውሃ ዳቦ የሚባለው በውሃ እንፋሎት የሚበስል ነው። ውሃ እየፈላ በእንፋሎቱ የሚቀቀልና በእንፋሎቱ ምክንያት ዳቦ ይበስላል። ይሄ የበሰለውን በእንፋሎት የበሰለውን ዳቦ ሲመገቡት ደስ ይላል ውስጡ ያምራል። አሁን አሁን ላይ ብዙ እየተሰራ ያለም ይሄ ነው ድፎ ዳቦ። ብለው ይደፉታል ያምራል በጣም ደስ የሚል ዳቦ ነው ይሄ ዳቦ ለጨንጓራም ተስማሚ ነው። ነገር ግን በትኩሱ ሲበሉት አያምርም አድሮ ሲበሉት በጣም ደስ ይላል፤ ይነፋል። ውስጡ ላይ እርሾ በጣም በብዛት ካደረጉበት ግን የእርሾው ቃናና ስሜቱ ይሰማል የእርሾው ቃናና ስሜቱ ሲሰማ ይሄ። ውስጥ ላይ ሆድ ላይ ገብቶ ስለሚብላላ ሆድን የመንፋ፣ ባይኖር ባይኖረው መልካም ነው። ሁሉንም ነገር ትቶ በራሱ ብቻ ራሱ እንዲህ እንትን እንዲል ብናደርገው በተፈጥሮ በሆነው ነገር ብቻ እንዲቦካ ብናደርገው መልካም ነው። ሰው ሰራሽ በሆኑ ነገር እኛ በግላችን ጨምረን የመቡካት ሂደቱን ለማፋጠን በምናደርገው ሂደት የልዩ ልዩ የሆኑ ህመሞችን ሊያስከትሉ የሚችሉ ስራዎችን እና አንዳንድ ጉዳዮችን ልንጨምር እንችላለን። ስለዚህ ይሄ እንዳይሆን ዳቦ በራሱ በተፈጥሮ በሆነ ነገር እንዲቦካ ቢደረግ በጣም የሚያምር ዳቦ ይሰራል፤ የፊኖ ዱቄት በመጀመሪያ ደረጃ ዱቄቱን ገዝቶ ሁሉም ሰው የሚያዘጋጀው አይደለም ይህንን ፊኖ ዱቄት በገበያ ደረጃ በፋብሪካ ተፈትጎ የሚመጣና ታሽጎ የሚሸጥ ዱቄት ነው፤ ይህንን ዱቄት ሁሉም ሰው በሚችለው መጠን በኪሎ ይገዛዋል አንድ ኪሎም ሁለት ኪሎም ሊገዛ ይችላል። አንዳንድ ጊዜ ግን ሃያ አምስት ኪሎ ሃምሳ ኪሎ መቶ ኪሎም ቀጥታ ገዝቶ የሚወስዱ ሰዎች አሉ፤ ይህንን ከወሰዱ በኋላ ፓውደርና እንደዚሁም የማቡኪያ እርሾዎችን ተጠቅሞ እንዲቦካ ያደርጋሉ፤ ይህን እንዲቦካ ካደረጉ በኋላ ቀጥታ በምጣድ ነው አንዳንድ ጊዜ በኦቭን የሚጥድ አሉ።

መናፈሻ ቦታ ብዙ ጊዜ የምንሄደው እረፍት ለማግኘት ነው። ልጆቻችን ጋርም ባለን የእረፍት ጊዜ ለመዝናናት ጥሩ አየር ለመሳብ አንዳንድ ውይይቶች የሚያስፈልጋቸው ከሆኑ ደግሞ ከጓደኞቻችን ጋር ሰብሰብ ብለን ለመወያየት ለመመካከል ለመነጋገር እና የተለያዩ ሀሳቦችን ለመለዋወጥ ወደ መናፈሻ ልንሄድ እንችላለን። አሁን ባለው ሁኔታ በመናፈሻ አካባቢዎች ላይ የሚፈጠሩ በርካታ ጫጫታዎች አሉ። ከዚህ በፊት በነበረውና ድሮ የነበረው የመናፈሻዎች አካባቢ የነበረው ሰላምና ጥሩ የሆነ አየር ብዙ ጊዜ እንድንቆይ ሊያደርግ የሚችል ጸጥታ ነበረው። አሁን አካባቢ ደግሞ የሞንታርቮቹ ድምጽ በጣም ይረብሻል። ሞንታርቮውን ከመጠን በላይ ስለሚለቁት በዚያ ከሞንታርቮ የሚወጣው ድምጽ በጣም ስለሚረብሽ መናፈሻ አካባቢዎች ላይ ለብቻ ቁጭ ብሎ ለረጅም ጊዜ ለመቀመጥ በጣም ይቸግራል። መናፈሻ አካባቢ የልጆች መጫወቻ አለ። የልጆች መጫወቻዎች ላይ ልጆች በተራ እየተሰለፉ ሽክርክሪት ሊጫወቱ ይችላሉ ዥዋ ዥዌ ሊጫወቱ ይችላሉ እና የዥዋ ዥዌ የሽክርክሪት መጫወቻዎች ስላሉ ልጆች ወደ እነዛ ቦታዎች አዘውትረው ቢሄዱ ደስ ይላቸዋል። በዚህ አካባቢ በመናፈሻዎች አካባቢ በምናልፍበት ጊዜ ልጆች ወደ ውስጥ እንድንገባ ያስገድዳሉ ምክንያቱም ለእነርሱ ምቹ የሆኑ መጫወቻዎች አሉ። እነርሱ የሞንታርቮ ድምጽ ቢጮህም ባይጮህም ጉዳያቸው አይደለም። እነሱም ከዚያ በላይ በበለጠ ጫጫታ ውስጥ ስለሚኖሩ እየተሳሳቁ እየተጫወቱ ከመጠን በላይ ባለፈ ድምጽ እያወጡ ስለሚሽከረከሩ ዥዋዥዌም በዚያው ልክ ድምጽ እያወጡ ስለሚጫወቱ የሞንታርቮው ድምጽ አይረብሻቸውም። ለሌላውና ትልቅ ለሆነ ሰው ለአዋቂ ሰው ግን እዚያ መቆየት በጣም ከባድ ነው። እኔ ብዙ ጊዜ ወደ መናፈሻ ቦታዎች አልሄድም። በሳምንት አንድ ጊዜ ወይም ሁለት ጊዜ እያልኩ ልገልጠው የምችለው ወደ መናፈሻዎች ምንም አይነት የማደርገው ጉዞ የለኝም። ምክንያቱም ቅድም እንዳልኩት የሚረብሽ የሆነ ድምጽ ስላለ በዚያ መረበሽ አልፈልግም። መናፈሻ ከአባቢ ሄጄ ከማገኘው ሰላም እዚያ ከማገኘው ደስታ እና እርካታ ይልቅ በቤቴ ባሳልፍ የማገኘው ደስታና እርካታ ይበልጣል። ቤቴ ውስጥ ጸጥታን ማስፈን እችላለሁ። ያለውን የቴሌቪዥኑን ጫጫታም የሌላውንም ከሞባይልም ከስልክም የሚመጡትን ጫጫታዎች ሁሉ መቀነስ ከቻልኩ በቤቴ ላይ የማገኘው ሰላም። መናፈሻ ላይ ከማገኘው የተሻለ ሰላም ነው። ስለዚህ ወደ መናፈሻ ቦታዎች ብዙ ጊዜ አልሄድም ወደዚያ የሚሄድና የሚያስገድደኝ ጉዳይ ካለ። ምናልባት ከጓደኞቼ ጋር ለመጫወት ከጓደኞቼ ጋር የስራ ውል ለመነጋገር ለመወያየት ከሰው ጋራ ለመተዋወቅ አዳዲስ ሀሳቦችን ለመነጋገር ተነፋፍቀን የነበርን ጓደኞች በአንድ ላይ ሆነን ወጣ ብለን የግል ጉዳዮቻችንን ለማውራት በምንመቻችበት በምንነጋገርበት ጊዜ ካልሆነ በቀር መናፈሻ ላይ የሄድኩበት ዘመን በጣም ሩቅ ነው። አሁን ወደኋላ ሄጄ ባስበው መናፈሻ ሄጄ ያሳለፍኩት ጊዜ ምናልባትም ከሁለት አመት ወይም ከሶስት አመት በፊት ነው የሚሆነው። ከዚህ በዘለለ ግን በየጊዜው የማደርገው ጉዞ የለኝም። አሁን ያለሁበት የምኖርበት ቦታ ከከተማ ወጣ ያለ ነው። ይሄ ቦታ መናፈሻዎች ላይ ከሚገኘው ሰላም የተሻለ ነው የመኪና ድምጽ አይሰማበትም። የመኪና ትላክስ እያደረገ የሚጮኸው ጩኸት የለም። እንደ ገበያ ድምጽ ከየሱቁ የሚወጣው ከየቦታው የሚወጣው ድምጽ አይረብሽም። ሆቴሎች ላይ ከተማ ላይ አጠቃላይ ያለው አይነት ጫጫታ እኔ አሁን በምኖርበት አካባቢ የለም በፍጹም አይገኝም። ስለዚህ እዚህ ያለው ሰላም ወደ ከተማ ሄጄ ከማገኘው የተሻለ ሰላም ነው። ስለዚህ ከተማ ላይ ሄጄ መናፈሻዎች ላይ ሄጄ ከመረበሽ ይልቅ እዚሁ በቤቴ ሆኜ ሰላሜን እያታጣጣምኩ ከልጆቼ ጋር እየተጫወትኩ ባሳልፍ የተሻለ ምርጫ አለው። ስለዚህ ነው እኔም ወደ መናፈሻ ቦታዎች አዘውትሬ መሄድ የማልፈልገው።

ነገሮችን እንደየቅደም ተከተላቸው እንደምንጠቀምባቸው የጊዜ ገደብ በቅደም ተከተል ማስቀመጥ በስርዓት መደርደር ተገቢ ነው። እኔም ነገሮችን በስርዓት የማስቀምጠው ከዚህ የተነሳ ነው። በየጊዜው የምፈልጋቸውን ነገሮች በምፈልግበት ጊዜ በቶሎ እንዳገኛቸው በአግባቡ መደርደር አለባቸው። ብዙ ጊዜ ጊዜያችንን እንድናጠፋ የሚያደርገን ነገሮችን በመፈለግ እቃዎችን በመፈለግ ልብስም ሊሆን ይችላል። በፍለጋ የምናጠፋው በርካታ ጊዜ አለ። ልጆችን ወይም ቤተሰብን ሁሉ ልንረብሽ እንችላለን እቃውን የታደረጋችሁት ማን ወሰደው? የሚሉ ጥያቄዎችን አከታትለን እንድንጠይቅ ነገር ግን ደግሞ ምላሽ ደግሞ የማናገኝበት ምክንያቱም የት እንደተቀመጠ የምናውቀው እኛ ብቻ ስለሆንን። ራሳችን ያስቀመጥነውን እቃ የት እንደተቀመጠ እንኳን የምንዘነጋበትና የምንረሳበት ነገር ሊፈጠር ይችላል። ይሄ የሚሆነው ነገሮች በስርዓት ስለማይቀመጡ ነው። ነገሮች በስርዓት ከተቀመጡ ግን የትኛው እቃ የት ቦታ እንዳለ? የትኛውን ቦ የትኛውን እቃ በየትኛው ጊዜ ልንጠቀምበት እንዳስቀመጥነው እንረዳለን እናውቀዋለን። ስለዚህ ነገሮችን በስርዓት ማስቀመጥ ተገቢ ነው። እኔ ነገሮችን በስርዓት የማስቀምጥ ከዚህ አንፃር ነው። ብዙ ጊዜ የምፈልጋቸውን በርካታ ጊዜ የምጠቀምባቸውን በየጊዜው የምገለገልባቸውን እቃዎች በቀላሉ በማገኝበት ቦታ እደረድራቸዋለሁ አስቀምጣቸዋለሁ። በረጅም ጊዜ ምናልባትም በሳምንት ወይም በሁለት ሳምንት ወይም በወር በአመት እንደዚህ ጊዜ ጠብቀን ደግሞ የምገለገልባቸውን እቃዎች ለብቻቸው ራቅ ወዳለ ቦታ አስቀምጣቸዋለሁ። ልብስ ደግሞ በስራት ጃኬቴን አጥፌ ለብቻው ቲሸርት ሸሚዝ የመሳሰሉትን ደግሞ አጥፌ ለብቻቸው ሹራብ ሱሪ የመሳሰሉትን ለብቻቸው የውስጥ ሱሪ የመሳሰሉትን ደግሞ ልብሶች ለብቻቸው እያጠፍኩ ሁሉንም በየስርዓታቸው አስቀምጣለሁ። ሸሚዝ መልበስ በምፈልግበት ጊዜ ሱሪዬን አስቀመጥኩበት ቦታ ላይ ሄጄ አልፈልግም። ሱሪ መልበስ በፈለኩበት ጊዜ ጃኬት አስቀመጥኩበት ቦታ ላይ ሄጄ አልፈልግም። ጃኬት በፈለኩት ጊዜ የውስጥ ሱሪም ወይም ሸሚዝ ባስቀመጥኩበት ቦታ ላይ ሄጄ አልፈልግም። ይህንን ጊዜ ማጥፋት የለብኝም። ምክንያቱም ስለማውቃቸው የትኛውን እቃ የት እንዳስቀመጥኩት ስለማውቅ። ይሄ ነገሮችን በስርዓት ማስቀመጥ ጠቀሜተው እዚህ ላይ ነው። ጊዜ ይቆጥባል። ነገሮችን ደግሞ በፍጥነት እንድናደርግ ይረዳናል። ለምሳሌ ከውጭ ሆኖ አንድ ጓደኛችን ቢጠራን ቆየን ጠብቀኝ ይሄን አደርጋለሁ ብለን ቶል ቶሎ ለባብሰን ለመውጣት ነገሮች በስራት ከተቀመጡ የሚያስቸግረን ነገር የለም። ነገሮች በስራት ካልተቀመጡ ግን ጓደኛችን ከውጭ ሆኖ እየጠበቀ እኛ ጫማችንን አንድ ቦታ ላይ ካልሲያችንን የሆነ ቦታ ላይ ጃኬታችን የሆነ ቦታ ነጠላ ጫማችን የሆነ ቦታ የምንፈልገውን ሁሉንም ነገር መጽሐፍም ሊሆን ይችላል በየተለያየ ቦታ ሆኖ እነዛን ከየቦታቸው ሰብስበን ተጠቅመን ከጠራን ሰው ላይ ለመድረስ በጣም ረጅም ጊዜ ልንፈጅ እንችላለን። ምናልባትም ይሄ የወጣው ሰው የጠራን ሰው ትግስቱ ትግስቱ አልቆም ጥሎን ሁሉ ሊሄድ ይችላል። ቤት ውስጥም ጭቅጭቅ ይፈጠራል። የት ወሰዳችሁት ማን የወሰደው ከየት ቦታ ነው ያነሳችሁት ለምን እንዲህ አደረጋችሁ የሚሉ? በርካታ ምላሽ የሌላቸውን ጥያቄዎች እያከታተልን ራሳችን እንድንበሳጭ እንድንዳደድ ሊያደርጉን ይችላሉ። ስለዚህ ራሳችንን ከጉዳት ለመጠበቅ ጤናችንንም ለመጠበቅ የሚረዳን ነገር ነው ይሄ። ነገሮች በስራ ሲቀመጡ ቦታም ይቆጥባሉ። ጊዜ ብቻ ሳይሆን ቦታንም ይቆጥባሉ። በየቦታው የተዘረከረከ ለእይታም ሳቢና ማራኪ አይደለም። በስርዓት የተደረደረ እና በስርዓት የተቀመጡ ነገሮች ደግሞ ሲያዩዋቸው የሚስቡ የሚያምሩ የሚማርኩ ናቸው። ስለዚህ ሳቢና ማራኪ ለማድረግ ነገሮችን በስርዓት መደርደር ጊዜን ለመቆጠብ በስርዓት መደርደር ቶሎ ለመጠቀም በስርዓት መደርደር እነዚህ ሁሉ ነገሮችን በስራት ማስቀመጥ ተገቢነት እንዳለው እንረዳለን።

መታጠቢያ ክፍል ሰውነትን ለመታጠብ የምንጠቀምበት ቦታ ነው። መዝሙር ደግሞ ለአምላክ የሚቀርብ ምስጋና ነው። አምላካችንን በመዝሙር ልናመሰግነው ልመና ልንለምንበት ጸሎት ልናደርግበት እንችላለን። መዝሙር ሶስት ነገሮች ያሉት ነው። ልመና አለው ጸሎት አለው። እንደዚሁም ደግሞ ምስጋና አለበት። ይህንን ከ ብንወስድ በመታጠቢያ ክፍል ውስጥ መዝሙር መዘመር ለየትኛው አገልግሎት ሊጠቅም ይችላል? እንደ ጸሎት ሊሆን ይችላል እንደ ምስጋና ወይስ ደግሞ እንደ ልመና ሊሆን ይችላል? መታጠቢያ ክፍል ላይ የምንሰራው ስራ አንድና አንድ ነው ይኸውም ሰውነታችንን የቆሸሸ ሰውነታችንን በንጹህ ውሃ ታጥበን መውጣት ነው። በመታጠቢያ ክፍል ውስጥ ፈጣሪያችንን እናስባለን እግዚአብሔር የፈጠረን አምላክ ነው። የፈጠረንን አምላክ ደግሞ በየትኛውም ቦታ የትኛውም ጊዜ ላይ እናስበዋለን። በመታጠቢያ ክፍል ውስጥም ብንሆን እግዚአብሔርን እናስበዋለን። ይህንን ፈጣሪያችንን ካሰብን እግዚአብሔርን ካወቅነው እግዚአብሔር ፈጣሪያችን ነው ብለን በየትኛውም ጊዜ በየትኛውም ቦታ ላይ የምናስበው ከሆነ ደግሞ። በየትኛውም ቦታ ላይ በየትኛውም ወቅት ላይ ልንዘምርና ልናመሰግነው እንችላለን። በተለይ ምስጋና ለማቅረብ። ውሃ በሚፈስበት ጊዜ ሰውነታችን ንጹህ በሚሆንበት ጊዜ አድፈን ቆሽሸን ሽታችን ቀይሮ ጠረናችን ሁሉ የሸተተ በነበረበት ጊዜ ይህንን ሁሉ አሳልፎ እዚያ። ወደ ቦታው ወሄደን ወደ ሻወር ቤቱ ሄደን ንጹህ የሆነ ውሃ አግተን በመታጠቢያ ክፍል ውስጥ ይህንን ቆሻሻችንን በሙሉ አራግፈን ንጹህ ሆነን። ስንመለከተው በጣም የሚያምርና ደስ የሚል ስሜት ይሰማናል። ደስታ ይፈጠርብናል ይሄ ደስታ የሚመነጨው ደግሞ ያንን የመታጠቢያ ቤት ላይ ያለውን ውሃ የፈጠረው እግዚአብሔር በመሆኑ ነው። እግዚአብሔር ለእኛ የሰጠን እንድንጸዳበት እንድንነጣበት እንድን እንድንደሰትበት ከእድፋችን ሁሉ እንድንላቀቅበት። ፈጣሪ እግዚአብሔር የሰጠን ነው ውሃ ስለዚህ ይህንን በመስጠቱ ተመስገን እግዚአብሔር አምላካችን ተመስገን። ይህንን ስለሰጠህን የቆሸሸ ማንነታችንን እንድናጸዳ ያደፈ ሰውነታችንን እንድናጥብ እንድንጠራ ጻዳ እንድንሆን ከቆሻሻ ሁሉ እንድንጠራ ይህንን ሁሉ ስለሰጠህን ይህን ስላደረክልን እግዚአብሔር ሆይ አመሰግንሃለሁ። ልንለው እንችላለን ይሄ ምስጋና ነው። ይሄ ምስጋና ደግሞ መዝሙር ነው ለእግዚአብሔር የሚቀርብ ምስጋና። መዝሙር ስለሆነ ስለዚህ በመታጠቢያ ክፍል ውስጥ እዘምራለሁ ማለት ነው። የምዘምረው ደግሞ እግዚአብሔርን ለማመስገን ነው የማመሰግነውም ንጹህ የሆነውን ውሃ ሰጥቶኝ ያደፈ የቆሸሸ ሰውነቴን እንድታጠብ እንድጠራ ስላደረገኝ ነው። ይሄ የስጋ ነው። በነፍሳችንም እንደዚሁ ነው። ለስጋችን ውሃን ሰጥቶ ከእድፋችን እንድንጠራ እንድንጸዳ እንዳደረገን ሁሉ ለነፍሳችን ደግሞ እድፍ ማጠቢያ የሚሆን ንስሐን ሰጥቶናል የንስሐ ሳሙና አለ። በንስሐ ሳሙና እንታጠባለን የንስሐ ሳሙና የሚባለው። ኃጢአታችንን የሰራነውን በደል ስጋችን ድል ነስቶ ነፍስን አሳስቶ በስጋችን ፈቃድ የተመላለስንበት የስጋ የስጋ ፍላጎታችን የስጋ አእምሮታችንን የስጋ ፍትወታችንን ያረካንበት። ያንን የሀጥያት ዘመን እግዚአብሔር በቸርነቱ በንስሃ ተቀብሎ ያንን ሁሉ አጽድቶ ቆሻሻ የነበረውን ነፍሳችንን ንጹህ ብሩህ ጻዳ። አድርጎ የሚቀበልበት ነው ስለዚህ የምናመሰግነው በዚህ ምክንያት ነው። ለስጋችን ይህንን ውሃ ሰጥታህ እንድንጠራ እንድንታጠብ እንዳደረክ ሁሉ ለነፍሳችንም ድህነት ንስሃን የሰጠህን አንተ ነህና በጣም አመሰግንሃለሁ። እግዚአብሔር ሆይ ንስሃን ስለሰጠህኝ ለስጋዬ መታጠቢያ ለስጋዬ ድፍ ማጥሪያ። እንደዚህ ሰጥተህኝ እኔን ደስ እንዳለኝ ለነፍሴ ደግሞ የሰጠኸው ንስሃ ምንኛ በጣም ያስደስተኝ። ምክንያቱም ይሄ ስጋዊ ደስታ ነው። ለእለት ነው ነገ ተመልሰን እናድፋለን ያኛው ግን ለዘላለም የሚሆን መንግስተ ሰማያትን እንድንወርስ የሚያደርግ ዘላለማዊ ህይወትን የሚያድል። የንስሃ ሳሙና ነውና ይህንን ለጊዜው እንደሰጠህን ያንን ግን ለዘላለማዊ የሰጠህን አምላክ እግዚአብሔር ሆይ ተመስገን። እያልኩ በመታጠቢያ ቤት ውስጥ እዘምራለሁ እግዚአብሔርንም ከፍ ከፍ አደርገዋለሁ አመሰግነዋለሁም። በየትኛውም ቦታ በየትኛውም ጊዜ እግዚአብሔርን ማመስገን የፍጥረታት ሁሉ ስራቸው ነው ብዬ አስባለሁ።

ግብይት በልዩ ልዩ መንገዶች ሊፈጠር ይችላል አንዳንድ ግብይቶች በአካል አንዳንዶቹ ደግሞ በመስመር ላይ በመስመር ላይ በርካታ የሆኑ ግብይቶች ይካሄዳሉ። ከእነዚህ መስመር ላይ ከሚደረጉ ግብይቶች መካከል እኔም የተሳተፍኩባቸው በርካታ የሆኑ የግብይት መስመሮችና አውታሮች አሉ። ከእነዚህ ውስጥ ኢትዮጵያ ውስጥ ሆነን በቀላሉ ልንጠቀምበትና የተገለገልንበት ያለነው አንድ መስመር ላይ ግዢ የምንፈጽምበት ፕላትፎርም አለ ይህ ፕላትፎርም አሊ ኤክስፕረስ ይባላል። እቃዎችን አሊ ኤክስፕረስ ላይ በርካሽ ዋጋ እና በቅናሽ ዋጋ ዶላር በማውጣት ወይም በዶላር ግዢዎችን አድርገን እቃዎች በፖስታ ቤት በኩል ወደ እኛ ይመጣሉ። ኦንላይን ላይ ወይም መስመር ላይ ግብይት በምናደርግበት ጊዜ ማሰብ ያለብንና ማወቅ የሚገባን ነገር አለ። የመጀመሪያው የእቃውን ጥራት ማረጋገጥ ነው። የእቃው ጥራት በፎቶና በምስል የተለያዩ ነገሮች ናቸው በአካል ሲመጣ ደግሞ በጣም የተለየ ሆኖ እናገኘዋለን። ምስሉ ላይ የስልክ ፎቶዎችን የስልክ ቀፎችን ያሳዩና ግዢዎችን ካደረግን በኋላ የሚመጣው ደግሞ ስልክ ሳይሆን ከላይ ያለው የስልኩ ከቨር ብቻ ይሆናል። ከላይና ከግላሱ ላይ የምንለጥፋቸው ነገሮች ስክሪን ላይ የምንለጥፈውን ነገር ብቻ አድርጎ ቀፎውን ነገር ብቻ ሊልኩ ይችላሉ። ይህንን በደንብ በጥራት ማየት ምን እቃ ነው የምገዛው የሚለውን በደንብ ማየት ያስፈልጋል። እንደዚህ በሚሆንበት ጊዜም ገንዘባችንን እንዲመለስልን መጠየቅ ያስፈልገናል። ምክንያቱም እኛ ያዘዝነውና የተላከው እቃ የተለያየ ከሆነ በመጀመሪያውም ውሉ ላይ ስላለ በውሉ መሰረት ገንዘባችን ወደ እኛ ተመላሽ እንዲደረግ መጠየቅ አለብን። ፖስታ ቤት ላይ ደግሞ ማስተዋል የሚገባን ሌላው ነገር ቀረጥ እንደሚኖረው ነው። እቃዎችን ስንገዛት ታሳቢ አድርገን መግዛት አለብን። የትኛው እቃ ቀረጥ ይከፈልበታል የትኛው እቃ ቀረጥ አይከፈልበትም ቀረጥ የሚከፈለውስ ምን ያህል ነው የሚለውን ነገር ከመጀመሪያው ጀምረን ማወቅ አለብን። አንዳንድ እቃዎች በጣም ውድ የሆኑ ቀረጣቸው ከፍተኛ የሆነ ይሆናል። ቀረጥ የሚተምኑ ሰዎች ደግሞ እቃው ከተገዛበት በላይ በእጥፍና ከዚያም በላይ በሚበልጥ ገንዘብ ቀረጥ ሊጥሉበት ይችላሉ። ይህንን የሚያደርጉት ቀረጡን ከምከፍል እቃው ቢወረስ ይሻላል። የሚል ደንበኛ እንዳለ ግንዛቤ ስላላቸው ነው። ብዙ ሰውም እቃውን በቀረጥ ምክንያት ሊተውላቸው ይችላል ይህንን የተተወላቸውን እቃ ደግሞ ለግላቸውም ሊጠቀሙበት ይችሉ ይሆናል። መስመር ላይ ግዢዎችን ስናደርግ በሀገር ውስጥም ከሀገር ውጭም ነው የምናደርገው። ከሀገር ውስጥ የሚገኙ መስመር ላይ ያሉ ግብይቶች በውጭ እንዳሉት አይደሉም። በውጭ የሚገኙት እንደ አሊኤክስፕረስ ያሉት ታዋቂ ታማኝ የሆኑ ገንዘብን እስከመመለስ ድረስ የሚደርስና በአካል እቃው ቤታችንና የምንፈልገው ቦታ ድረስ በአካል የሚላክበት ጉዳይ ያለው ነው። ስለዚህ ይህንን ነገር ታሳቢ አድርገን ከሀገር ውስጥም ከሀገር ውጭም በምንገዛበት ጊዜ ያ የምንገዛበት ግብይቱን የምንፈጽምበት ፕላትፎርም ትክክለኛ መሆኑን ማወቅ አለብን። ብዙ አጭበርባሪዎች በመስመር ላይ ግዢዎችን ግብይቶችን እናከናውናለን በማለት የሰውን ገንዘብ ከሰበሰቡ በኋላ እቃውንም ሳይልኩ የሚጠፋው አሉ። እንደነዚህ ያሉ ነገሮች አሌክስፕረስ ላይም ያጋጥማሉ። አሌክስፕረስ ላይ ግዢ በፈጸምኩበት ጊዜ ሰዎች ግብይት እንደፈጸምኩና ግዢውን እንዳደረኩ እያወቁ ገንዘቡንም ልኬላቸው እቃውን ላኩልኝ ስላቸው ግን ዛሬ እንልከዋለን ነገ እንልከዋለን እንዲህ ሆኗል እያሉ ለረጅም ጊዜ ቆይተዋል። ይህንን እቃው መድረስ ያለበት እቃው ይደርሳል ተብሎ በታሰበበት ጊዜ እቃው ስላልደረሰ ገንዘቡን እንዲመለስልኝ ጠይቄ በዚህ መልኩ ገንዘቡን ለማስመለስ ሞክሬያለሁ። ነገር ግን ለረጅም ጊዜ ከሃያ ቀን እና ከሰላሳ ቀን በላይ እስከ አንድ ወር ድረስ። በሚደርስ ጊዜ ውስጥ እቃውን ላይልኩት ሁሉ የሚችሉ ሰዎች አሉ እንደነዚህ ያሉ አጭበርባሪዎችም ስላሉ። ገንዘባችንን ለአጭበርባሪዎች ሰጥተን አጭበርባሪዎች ገንዘባችንን እንዳይወስዱትና እኛንም እንዳይዘርፉን እኛም ጉዳት ላይ እንዳንወድቅ ይህንን ነገር መስመር ላይ ግብይት በምናደርግበት ጊዜ። ትልቅ የሆነ ጥንቃቄ የሚያስፈልገው ጉዳይ ነው

የስልኬ ባትሪ እንደምጠቀምበት ነገር ይወስነዋል የሚቆይበት ጊዜ የሚወሰነው እንደ አጠቃቀሜ ነው። ቪዲዮ ስመለከትበት ስልክ ብቻ ስትደዋወልበት ኢንተርኔት ስመለከት ቪዲዮ ኤዲት ሳደርግ ድምጽ ስቀርጽበት ቪዲዮ ስቀርጽበት እንደዚህ የተለያየ ነው። ስለዚህ እንደየሚሰጠው አገልግሎት የተለያየ ቆይታ አለው የኔ ስልክ። ምንም አይነት ሌላ ስራ ሳልሰራበት የስልኩን ጥሪ ሲደረግ ብቻ እያነሳው ለመደዋወል ከሰው ጋራ ለመገናኘት ብቻ ስልክ በመደዋወል ብቻ እስከ ሳምንት የመቆየት እድል ሊኖረው ይችላል። ነገር ግን ቪዲዮ በምመለከትበት ቪዲዮ በምቀርጽበት ፎቶ በማነሳበት እንደዚሁም የድምጽ ሙዚቃዎችን በማዳምጥበት ጊዜ ደግሞ በጣም ይቀንሳል። ይሄ እስከ አንድ ቀን ብቻ የመቆየት እድል ነው ያለው። የኔ ስልክ ከተገዛ ወደ ሰባት አመት ሊሆነው ነው አሁን ይሄንን ድምጽም እየቀረጽኩበት ያለው ስልኬ ማለት ነው። ይሄ ስልክ ለሰባት አመት ያህል የተጠቀምኩበት ስልክ ነው። ሰባት አመት ሙሉ ስጠቀምበት ባትሪው ከፍተኛ የሆነ ስድስት ሺህ ሚሊ አምፒር የሆነ ባትሪ ነው። ይሄ ባትሪ አስተማማኝ ነው። ስልኬ ጥሩ የሆነ ባትሪ ይዘት አለው ብዬ አስባለሁ የተሻለ ነው። ካሉት ስልኮች የተሻለ ባትሪ አለው ሰባት አመት ሙሉ አገልግሎ አሁንም አዲስ እንደነበረበት በአዲስነቱ የ እጠቀምበትን የነበረውን ያህል ወይም ይቆይ የነበረውን ጊዜ ያህል። ባይቆይም የተወሰነች ነገር ነው የቀነሰ በጣም ጥቂት ናት ቅናሹ እንጂ ልክ አዲስ እንደነበረበት ነው የምጠቀምበት። ስለዚህ ስልኩ በጣም አስተማማኝ ነው ብዬ አስባለሁ። አንድ ስልክ ደግሞ ጥሩ ነው የሚባለው ባትሪው ጥሩ ሲሆን ነው። ባትሪው ጥሩ ያልሆነ ስልክ ስልክ ነው ለማለት ያስቸግራል። ምክንያቱም ባትሪ ከሌለው ከሰው ጋራ ለመገናኘት እንደዚሁም ደግሞ ቪዲዮ ለመቅረጽ ቪዲዮ ለማየት ቪዲዮ ኤዲት ለማድረግ ድምፆችን ለመስማት ኢንተርኔት ላይ ገብተን ለመከታተል በጣም ከባድ ነው። ስልካችን በተለይ ላይቭ ላይ በምንገባበት ጊዜ በቀጥታ ስርጭት ላይ መልእክቶችን እያስተላለፍን በቪዲዮ እየቀረጽን በተለያየ ቦታ እየሄድን መልእክቶችን እያስተላለፍን ባለበት ጊዜ ባትሪው አልቋል ሲል በጣም ያበሳጫል። በባትሪው ማለቅ ምክንያት ያ በሰዎች ዘንድ ተወዳጅ የነበረውና እንድንቀጥል ሰዎች የሚጠብቁትንና የሚፈልጉትን ስርጭት ስናስወግደውና ስናቋርጠው በጣም የሚያሳዝን ክስተት ነው የሚፈጠረው። ስለዚህ ባትሪያችንን በአግባቡ መያዝ በአግባቡ መሙላት ያስፈልገናል። ባትሪን ምን ጊዜም ቢሆን ፉል አድርገን መንቀሳቀስ ጥሩ ነው መሙላት አለብን። ደግሞ አንድ ባትሪን በጣም የሚጎዳው ነገር ስልካችንን ቻርጅ እያደረግን የምንጠቀምበት ከሆነ በጣም ይጎዳል። ስለዚህ ምን ጊዜም ቢሆን ስልካችን እስኪሞላና መቶ ፐርሰንት ብሎ እስኪዘጋ ድረስ ቻርጅ እናድርገው ምንም አይነት አፕ መጠቀም አይኑር እንደውም ከተቻለ ስልካችንን አጥፍተን ቻርጅ ብናደርገውና ብንሞላው የተሻለ ነው። ይህንን አድርገን የምንጠቀም ከሆነ ስልካችን የተሻለ ይሆናል ይህንን ሳናደርግ ግን እየተጠቀምንበት በጎን ደግሞ ቻርጅ እያደረግን ከሆነ ከባድ ነው። ከኮምፒውተር ደግሞ ቀጥታ በዩኤስቢ የምናያይዝ ከመኪና ላይ ከመኪና ባትሪ ከመሳሰሉት በዩኤስቢ ብቻ እንደዚሁም ከፓወር ባንክ ከበዩኤስቢ ያያዝን ቻርጅ በምናደርግበት ጊዜ የስልካችን ባትሪ እየቀነሰ እየቀነሰ ይመጣል። እንደውም እስከ መሞት ድረስ ይደርሳል። ስልክ ሞተ የሚባለው ወይም የስልክ ባትሪ ሞተ የሚባለው ቻርጅ ማድረግ ማቆም ወይም መቶ ፐርሰንት ብሎ ወዲያውኑ ዜሮ ፐርሰንት ብሎ ሙሉ በሙሉ ባትሪው ምንም ሳንጠቀምበት ወደ ዜሮ የሚወርድበት። ሂደት ማለት ነው። ስለዚህ ባትሪ እስከመሞት ድረስ ባትሪን እስከመግደል ድረስ የሚያደርስ ስለሆነም እንደዚህ ያሉ የዩኤስቢ አገልግሎቶችን ብንተዋቸው የተሻለ ነው። ስልካችንን ባትሪውን አስተማማኝ ለማድረግና ጤንነቱን ለመጠበቅ የራሱ ከስልኩ ጋር አብሮ የመጣውን ቻርጀር የራሱን ስልክ የቻርጅ ማድረጊያ እየተጠቀምን። እስከሚሞላ ድረስ እየጠበቅን ስልካችንን በአግባቡ ከተጠቀምንና ካለቀ በኋላ ዜሮ ሲል ደግሞ ወይ ስልካችንን አጥፍተን ወይም አገልግሎት አቁመን ቻርጅ ብቻ አድርገን ወደ መጠቀሙ ብንሄድ የተሻለ አማራጭ ነው።

ብዙ ጊዜ ግብይት የሚደረጉባቸው እኛ አካባቢ ቅዳሜ ነው። ቅዳሜ ለመንግስት ሰራተኛውም ለግል ሰራተኞች ግን አንዳንድ ቦታዎች ላይ ስራ አለ። በእርግጥ ነገር ግን ቅዳሜ ላይ ከፍተኛ የሆነን ድምቀት ያለው ገበያ ያለበት ነው። ቅዳሜ የስራ ሰዓት አልነበረም አሁን በቅርብ የስራ ሰዓት እያደረጉት ስለመጡ ነው የግል ተቋማት ቅዳሜን ሙሉውን ይሰራሉ። የመንግስት መስሪያ ቤቶች ቅዳሜ እና እሁድን ዝግ ናቸው። ስለዚህ እሁድ ብዙ ሰው ማህበራዊ ጉዳዩን የሚከውንበት የታመመ የሚጠይቅበት የታሰረ የሚጎበኝበት አራስ የሚጠይቅበት ሀዘንተኞችን የሚያጽናናበት እንደዚሁም ደግሞ መንፈሳዊ ተግባራቱን የሚከውንበት ጠዋት ሄዶ ቅዳሴ የሚያስቀድስበት ቀን ነው። ስለዚህ እሁድ እና ቅዳሜ ካሉት የእረፍት ቀናት ውስጥ ቅዳሜ ብዙ ጊዜ ገበያ የሚደረግበት ቦታ ያሉ በኢትዮጵያ አብዛኛው ቦታ ላይ ግብይት የሚፈጸሙባቸው እና የገበያ ቀን ተብለው ከሚታወቁ ቀናት አንዱ ቅዳሜ ነው። ቅዳሜ ሁሉም ቦታ ማለት ይቻላል ደማቅ የሆነ ገበያ አለ። እኛ አካባቢም ያለው ገበያ እንደዚሁ ነው። በጣም ደማቅ የሆነ ገበያ አለ። ሁሉም ሰው ማንኛውንም ነገር የሚገዛው ወደ እዛ ሄዶ ነው። እኔም የወር አስቤዛዬን የሳምንቱን አስቤዛዬን የምገዛው በዚሁ ቀን ነው። ምክንያቱም ይህ ቀን የእረፍት ቀኔ ነው የእረፍት ቀን ከመሆኑ በተጨማሪ ደግሞ ብዙ ነጋዴዎች የተሻለ ነገር እና አዳዲስ ነገሮችን ይዘው የሚቀርቡበትም እለት ነው። በዚህ እለት አርሶ አደሩም ስራ ስለሌለው ቁፋሮ እርሻ በራይ የመሳሰሉ ስራዎች በሙሉ ስለሌሉበት አዳዲስ የሆኑ ነገሮችን ይዞ ይመጣል። ካሰኞ እስከ አርብ ድረስ ቆፍሮ ቆርጦ ያስቀመጣቸውን ነገሮች አትክልትን ፍራፍሬውንም ሁሉንም ነገር ይዞ ወደ ገበያ የሚወጣው ቅዳሜ ነው። ስለዚህ ቅዳሜ የተሻሉ አዳዲስ ነገሮች የሚገኙበት ነው። ከዚያ ቅዳሜ ያልተሸጠውን ነው ሰኞ ማክሰኞ እስከ ቀጣዩ ደግሞ ቅዳሜ ድረስ ይዘውት የሚቆዩት። ለዚህ ቅዳሜ አዲስ ነገር የሚመጣበት የተሻለ ነገር የሚቀርብበት ብዙ አቅርቦት ያለበት ስለሆነ። ዋጋውም የሚቀንስበት አጋጣሚ አለ ብዙ አርሰው አደሮች የሚያመጡትን ምርት ቀነስ አድርገው ይሸጣሉ። ድንች በማዳበሪያ ይዘው ይመጣሉ ካሮት እንደዚሁም ፍራፍሬ አቮካዶ ማንጎ ሙዝ ብርቱካን ሎሚ የመሳሰሉትን እንደዚሁ ይዘው ይመጣሉ። ስለዚህ በዚህ ላይ ልዩ የሆነ እና ሰፊ የሆነ የዋጋ ልዩነት የሚፈጥር ቅናሽ ያደርጋሉ። ይህንን ቅናሽ መጠቀም ተገቢ ነው። ቅናሹ በጣም ህይወትን ሊለውጥ የሚችል ነው። ብዙ ለሚገዛ ሰው ደግሞ ብዙ እንትን አለው።

የጠዋት ምግብ ቁርስ ይባላል ብዙ ሰዎች ቁርስ እያሉ የሚጠሩት ምግብ በጠዋት የሚበላው እስከ ጠዋት ሁለት ሰዓት ወይም ሶስት ሰዓት አካባቢ ድረስ ባለው ጊዜ ነው። በዚህ አካባቢ ሰዎች የቁርስ ሰአታቸውን ቀለል ያሉ ምግቦች እንደ ፓስታ እንደ መኮረኒ እንደዚሁም ደግሞ ሻይ በዳቦ ወተት ምናምን ይመገባሉ። ጠዋት አካባቢ እኔ ደግሞ የተሻለ ምግብ መመገብ አልያም ደግሞ ጾም እውላለሁ። ብዙ ጊዜም የጾም ሰዓት ስለሆነ ጠዋት አካባቢ ቁርስ የመመገብ ልማድ የለኝም። ጠዋት ላይ ቅዳሜና እሁድ ካልሆነ በቀር ከሰኞ እስከ አርብ ባለው ጊዜ ላይ ቁርስ የበላሁበትን ጊዜ አላስታውሰውም። ቁርስ መብላትም አልወድም። ስለዚህ ቀለል ያለ ምግብ በልቶ ከመዋል ይልቅ አለመብላት የተሻለ ነው ብዬ አስባለሁ እንደኔ ወይም በኔ ልማድ እኔ የለመድኩት ይሄንን ስለሆነ። እንደ ክርስቲያን ደግሞ ጠዋት አካባቢ ከመመገብ ይልቅ ቆይቶ ምሳ ሰዓት ላይ መመገብ የተሻለ ነው ብዬ አስባለሁ። በግሌ ጠዋት ላይ ወደ ቤተክርስቲያንም ጸሎት ለማድረግ ስለምንሄድ። ከዚያም በኋላ ደግሞ አንዳንድ ሊመጡ የሚችሉ በረከቶችም ይኖራሉ አይታወቅም። ምናልባት የተወሰነ ጊዜ በመጠበቃችን ምክንያት አንዳንድ ከተለያዩ ቦታዎች የሚመጡ በረከቶች ልናገኝ እንችላለን እነዚህን በረከቶች ለመቀበል ደግሞ ሳንበላ ብንገኝ የተሻለ ነው ብዬ አስባለሁ። ስለዚህ እኔ የጠዋት አካባቢ የመብላት ልምድ የለኝም። ጠዋት ላይ የግድ መብላት ካለብኝ በጣም በተለይ መሻር ባለብን ጊዜ ግድ መጾም የሌለብን ቀን አለ እሁድ ቅዳሜ በእነዚህ ጊዜ በጠዋት ሄጄ ቤተክርስቲያን ደርሼ ቤተክርስቲያን ላይ ጸበል ከጠጣው በኋላ። ቤተክርስቲያን ውስጥ የሚሰጥ መክፈልት አለ ይህንን መክፈልት በልቼ ወደ ቤቴ እመለሳለሁ። ወደ ቤቴ ስመለስ መብላት የምፈልገው ጥሩ ምግብ ነው። ሁል ጊዜ ሰዎች ለምሳ ሊመገቡት የሚችሉትን ሰ ነገር ቁርስ ላይ ብበለው ደስ ይለኛል ከዚያ በኋላ ምሳ ልዘል የምችልበት አጋጣሚ ብዙ ነው። የተሻለ ምግብ ጠዋት ላይ ከበላሁ ምሳዬን የምዘልበት አጋጣሚ አለ ስለዚህ ጠዋት ላይ በአግባቡ መመገን በተለይ ጾም ባልሆኑበት ቀናት እና የግድ መመገብ ባለብን ሰዓት የተሻለ ነገር ተመግቦ መዋል ጥሩ ነው። ያንን ካደረግን ጠዋት የበላነው ነገር የምሳ ሰአታችንን ሁሉ ሳንበላ እንድንቆይ የሚያደርግ ጥሩ የሆነ ነገር ሊፈጠር ይችላል። ጠዋታችን ያላማረ የተሻለ ምግብ ካልሆነ የሚረብሽ ከሆነ ግን ቀኑን ሙሉ ስንረበሽም የምንውልበት አጋጣሚ አለ። ብዙ ሰዎች ጠዋት ላይ በበሉት ቁርስ ቀኑን ሙሉ ሲቃጠሉ የሚውሉ አሉ ጨጓራቸው የሚነሳባቸው በጣም የሚቃጠሉ ሰዎችን አስታውሳለሁ እንደነዚህ ያሉ ሰዎች ከመብ በመብላታቸው ምክንያት በሽታ ከተቀሰቀሰባቸው አለመብላታቸው የተሻለ ይሆናል። እኔም የምመርጠው ለዛ ነው። ስለዚህ ወይ ቀናችን ያማረ እንዲሆን የተሻለ ነገር መመገብ አለብን ለእኛ ተስማሚ የሆነ ሁሉም ሰው አንድ ምግብ ስለጣፈጠ ብቻ አይበላም። ይህን ከበላነው በኋላ ሊረብሸን ስለሚችል ስለዚህ የማይረብሽ ጥሩ የሆነ ምግብ ሊያውለን በሚችል መልኩ ለሰውነታችን የሚስማማውን ነገር መርጠን መመገብ ይገባናል። የሚል ሀሳብ አለኝ። ከዚያ ውጪ ግን አለመመገብ የተሻለ ነው። እና አንዳንድ ጊዜም ጭንቀትም የሚፈጥርበት አጋጣሚ አለ በጣም ምግብ ከመብዛቱ የተነሳ የጠዋት አካባቢ ከ መጨናነቅ የሚፈጠርበት ነገር ይኖራል። ስለዚህ ይህንን ቀለል ያለ ነገር አድርገን በማ በማያጨናንቅ መልኩ ለእኛ ተስማሚ የሆነውን ምግብ ብቻ መርጠን ብንመገብ የተሻለ ነው ብዬ አስባለሁ።

እቃዎች ቁጥጥር ሊደረግባቸው የሚገቡ ናቸው። በዚህ ሰዓት በኢትዮጵያ የዋጋ ንረት በመፈጠሩ ምክንያት እቃዎች በጣም ውድ ናቸው ብዙ ገንዘብ ያስወጣሉ። ለማስጠገንም ለመግዛትም ቢፈለግ ከፍተኛ የሆነ ወጪ ይጠይቃል። ስለዚህ የተገዙ እቃዎችን በጥንቃቄ መያዝ ግዴታ ነው። እኔም እቃዎችን ቁጥጥር የማደርግባቸው ከዚህ የተነሳ ነው። ብዙ ወጪ ማውጣት አልፈልግም። ከዚህ በፊት በርካሽ የገዛኋቸው እቃዎች አሉ እነዚህ እቃዎች። ንጽህናቸው ተጠብቆ በአግባቡ ተይዘው ሳይሰበሩ ሳይፋቁ ሳይቃጠሉ መገኘት አለባቸው። የሚቀደዱ እንደዚሁም የሚሰበሩ የሚሰነጠቁ የተለያዩ እቃዎች አሉ እነዚህን እቃዎች። እቃው እንደተሰራበት ባህሪ እንደ ስሪቱ ጥንቃቄ ሊደረግበት ይገባል። አንዳንድ እቃዎች በቀላሉ የሚሰበሩ አሉ። ወድቀው የማይነሱ ስብርብር ብለው ዱቄት የሚሆኑ አሉ። እነዚህን እቃዎች ልጆች ከማይደርሱበት ቦታ በጥንቃቄ ማስቀመጥ ግዴታ ነው። እንደዚሁም ደግሞ እሳት ሲነካቸው የሚጨማተሩ የሚጨማደዱ የሚኮማተሩ እንደዚሁም የሚቀልጡ የሚቃጠሉ እቃዎች አሉ። እንደነዚህ ያሉ እቃዎችን ደግሞ ለብቻቸው በተለየ ቦታ ላይ ማስቀመጥ ተገቢ ነው። እነዚህ እቃዎች ተለይተው እያንዳንዳቸው በአግባቡ መቀመጥ አለባቸው። ህፃናት መድረስ የሌለባቸው መንካት የሌለባቸውን እቃዎች ለብቻቸው መለየት ጥሩ ነው። ለህፃናት ከፕላስቲክ የተሰሩ እቃዎችን ወይም ደግሞ ከብረት የተሳሩ እቃዎችን እንዲገለገሉባቸው ብንሰጣቸው ወይም በእነዚያ እንዲገለገሉ ብናደርጋቸው የተሻለ ነው። ይሄ ከብርጭቆ የተሰራ ነገር ወይም ከሸክላ የተሰራ በቀላሉ ወድቆ ሊሰባበር ሊፈነካከት ሊሰነጣጠቅ የሚችል ነገር ለእነሱ መስጠት ተገቢነት የለውም። እቃው ወድቆ ከመሰበሩም በተጨማሪ እነርሱንም ጉዳት ስለሚያደርስባቸው። ስለዚህ እቃዎች ቁጥጥር ተደርጎባቸው በአግባቡ መቀመጥ አለባቸው። የእቃ ቁጥጥር ሲደረግ ማስተዋል የሚገባ ነገር አለ። አንደኛ እቃዎች በጥራት መቀመጣቸውን ጽዳታቸውን የጠበቁ መሆናቸውን የተሰበረ የተሰነጠቀ ነገር የሌላቸው መሆኑን መረጋገጥ አለበት። ሁለተኛ እቃዎች በአግባቡ የተያዙ የተደራጁ መሆናቸውንም ማረጋገጥ ይጠይቃል። ሶስተኛ አቀማመጣቸውንም ማየት ታገቢ ነው። ከዚህ በተጨማሪ ደግሞ ቁጥራቸውንም መጠናቸውንም በየጊዜው ማረጋገጥ ተገቢ ነው። ህፃናት እቃዎችን ከሰበሩ በኋላ ይደብቃሉ። የጠፋ እቃ ካለ የተቀነሰ እቃ ካለ የተጨመረ እቃ ካለ መለየት ያስፈልጋል። አንዳንድ ጊዜ ህፃናት ከጎረቤት እቃ ይዘውም ይመጣሉ። ያንን እቃ ከእኛ እቃ ጋር የሚጨምሩት ከሆነ የእኛ እቃ በትርፍነት የተጨመረበት እቃ አለ ማለት ነው። ይህንን እቃ ቁጥጥር በምናደርግበት ጊዜ ይህ እቃ ከየት መጣ ብለን መጠየቅ አለብን። ከእኛ እቃው ጎሎ የምናገኝ ከሆነም ከዚህ በፊት ከነበረው ቁጥር ዛሬ እቃው ጎሏል ወዴት ሄደ ብለን እቃውን መቆጣጠር አለብን ጠፍቶ ከሆነ መፈለግ አለብን ተሰብሮ ከሆነም ማወቅ አለብን። ህፃናት እየሰበሩ የሚደብቁት እያቃጠሉ እያኮማተሩ እያጨማደዱ በእሳት እያቀለጡ እያነደዱ የሚጥሉት ብዙ ቃል ይህንን መለየት አለብን። እቃዎችን ልጆች ያላግባብ በሚጠቀሙበት ጊዜ እነርሱም ጉዳት ላይ እንዳይደርሱ መጠንቀቅ አለብን። ህፃናት አይናቸው የሚጠፋ እጃቸው የሚቆረጥ እግራቸው የሚቆረጥ ደም እስኪፈሳቸው ድረስ አናታቸውን ሁሉ። በምላጭና በተለያዩ ነገሮች በስለት ነገሮች በጩቤ ሳይቀር እናታቸውንም እስከመፈንከት ደም እስከማውጣት ድረስ የሚያደርሱ እቃዎች ላይ ጥንቃቄ ማድረግ ካለመቻላችን። በጥንቃቄ መያዝ ባለመቻላችን ምክንያት ነው። ልጆች በሚደርሱበት ቦታ ላይ ስለታማ የሆኑ ሹል የሆኑ ነገሮችን በቀላሉ ሊቆርጡ የሚችሉ ነገሮችን ማድረግ የለብንም። ስለዚህ የእቃ ቁጥጥር እናደርጋለን ስንል እነዚህን ሁሉ የሚያካትት መሆን አለበት።